በጣም ብዙ የምወዳቸው አይነት ምግቦች አሉ ከምወዳቸው ምግቦች የመጀመሪያው ግን ዶሮ ወጥ ነው። ማለትም አሁን ዶሮ ወጥ በኢትዮጵያ ባህል በጣም የሚወ የሚው እንደ ኢትዮጵያ ባህል አብዛኛውን ሰው ለበአል ጊዜ እና አንዳንድ ዝግጅቶች በሚኖሩበት ጊዜ የሚሰራ ምግብ ነው። ነገር ግን እኔ አሁን የምወደው ዶሮን በዛ ጊዜ የሚሰራ ስለሆነ ሳይሆን ዶሮ ወጥን የምወድበት ወይም ዶሮ በእንጀራ የምወድበት ምክንያት። አንደኛ እንትኑ ቁሌቱ ሲሰራ ያለው ሁኔታ ይጣፍጣል። ሲቀጥል ደግሞ ስጋው ራሱ ብትንትን ስለሚል ስበላው የዶሮ ስጋ በጣም ነው ደስ የሚለኝ። እና በመሃል ደግሞ ዶሮ ወጥን እንቁላል እናደርግበትና በእንቁላል አድርጌ ስበላው ወይም ደግሞ ዶሮ ወጥ ላይ አይብ አድርጌ ከአይብ ጋር ስበለው የበለጠ ደስ የሚል ነገር ይኖረዋልና። ዶሮ ወጥ ደስ ይለኛል። በሁለተኛ ደረጃነት የምወደው ምግብ ደግሞ ክትፎ ነው። ክትፎም እንደምናውቀው በጣም ብዙ ሰው ያውቀዋል ባህላዊ ምግብ ነው የኢትዮጵያ ባህላዊ ምግብ ነው። ሌላ አለም ላይ ቢኬድ እንደዚህ አይነት ምግብ ላይገኝ ይችላል። ነገር ግን ኢትዮጵያ ውስጥ ስናይ ግን ክትፎ እንደ ባህላዊ ምግብ ነው እና እሱም እሱንም በጣም እወዳለሁ። ይሄን ክትፎ ደግሞ ስበላው የምመርጠው ከቆጮ ጋር ብበላ ነው። ምክንያቱም ከቆጮ ጋር ክትፎውን ስበላ የተለየ እንትን ይሰጠኛል ጣዕም ይሰጠኛል። ከእንጀራ ወይም ደግሞ በእንጀራ ከምበላ ወይም ደግሞ በዳቦ ከምበላው አንፃር ሳየው በቆጮ የምበላው የበለጠ የክትፎን ጣዕም ይሰጠኛል። ስለዚህ ክትፎ በቆጮ አድርጌ ብበላ ደስ ይለኛል። ክትፎ ግን ስበላ አብዛኛውን ሰው ጥሬ ነው መብላት የሚወደው ነገር ግን እኔ ጥሬውን መብላት አልወድም። ምንድነው ትንሽ ልብ ያለ ወይም ደግሞ የተጠበሰ ክትፎ። በደንብ ቅቤ ያለው እሱ ደስ ይለኛል። የተሻለ ከእነዚህ ውጪ ደግሞ ማለት እነዚህን የባህላዊ ምግቦች ከእነዚህ ውጪ ከተባለ ደግሞ ለምሳሌ እንትን የኬክ ኬክ ጣፍጭ ነገሮች ደስ ይሉኛል። እኔን እንደ ኬክ ባለሙያነቴ ብዙ አይነት ኬኮችን እሰራለሁ። ነገር ግን ይሄ ኖርማል ኬኮችን ሳይሆን አሁን ለምሳሌ ትንንሽ የሚሰሩ ክሮሳንት አለ። እና ደግሞ እንትን አለ አሁን እነዚህ እንደ ክሮሳንት አይነት የመሳሰሉ ሌላም ትንንሽ ኬክ ወይም ደግሞ ጣፋጭ ነገሮች አሉ እነሱ ነገሮች የበለጡ ይመቹኛል። ሌላ ደግሞ ከእነዚህ ውጪ ደግሞ የሚመቸኝ የባህላዊ ምግብ ደግሞ ብዙም የለም ያን ያህልም የምበላ አይነት ሰው አይደለሁም። ማለቴ ያው የተገኘውን በየእለቱ ልበላ እችላለሁ። ነገር ግን ያን ያህል በጣም ብዙ አይነት ምግብ የምበላ አይነት አይደለሁም ነገር ግን እንደ ምግብ ከምወደው ምግብ ተብሎ ቢጠቀስ እነዚህን መጥቀስ የምችል ይመስለኛል። እና ደግሞ ከዚህ በፊት እንደዚህ በጣም አስቤበት አላውቅም። ይህንን ጥያቄ አውቃለሁ ብዙ ሰው የሚወደውን ከለር የሚወደውን የምግብ አይነት የሚወደውን የተለያየ ነገር ሲናገር ይሰማል። ነገር ግን እኔ እንደ ጥያቄ ብዙ ጊዜ በተደጋጋሚ ብሰማውም ነገር ግን የምወደው ምግብ በጣም በቃ ከዚህ ውጪ የምለው ነገር የለም። ነገር ግን አሁን ወጣ ብዬ ብበላ ደስ ከሚሉኝ ምግቦች ውስጥ አንዱ ሊሆን የሚችለው ሻወርማ እሱ በጣም ደስ ይለኛል። እና ደግሞ በርገር በጣም ውስጡ ረጠብ ያለ በርገር ደረቅ በርገር ሳይሆን ረጠብ ያለ ከቺፕስ እና ከካቻፕ ጋር አንድ ላይ ከመጣልኝ እሱም በጣም ይመቸኛል። እና ስጠጣ ደግሞ ለስላሳ ነገር ኖቪዳ ነገር ቢኖር ወይም ቀዝቀዝ ያሉ ለስላሳዎች ቢኖሩ ከእነዚህ ጋር አንድ ላይ አድርጌ ስበላው በጣም ነው ደስ እና እነዚህ ምግቦች እወዳቸዋለሁ ብዬ አስባለሁ። ሌላ ግን በጣም ብዙ ያልበላሁት ምግብ እንዳለ ይሰማኛል። እነሱን ስበላው ያኔ የማውቀው ይሆናል